ሳንደል ትለብሳለህ ለሚለው ጥያቄ አዎ ሳንደል እለብሳለሁ እቤት ውስጥ ወይም ደግሞ ዩኒቨርሲቲ ዶርም ውስጥ ስሆን መንቀሳቀስ ስለማይመቸኝ ሽፍን ጫማዎች አድርጌ የሚመቸኝ ሳንደል መልበስ ስለሆነ አዎ ሳንደል እለብሳለሁ ወይም አጠልቃለሁ ማለት ነው። አዎ።

የቀረ ምግብ ትበላለህ ለሚለው ጥያቄ? አዎ የቀረ ምግብ እበላለሁ ለምንድን ነው እምበላው? እኔ ከቤቱ ከሁሉም ታናሽ ስለሆንኩኝ። አባቴ እናቴ ከተመገቡ በኋላ እንዲሁም ደግሞ እህቶቼ ተመግበው ከጨረሱ በኋላ የቀረውን ምግብ እኔ ነኝ እምመገበው ማለት ነው። ስለዚህ አዎ የቀረ ምግብ እበላለሁ እንዲሁም ደግሞ። ቤተክርስቲያን ላይ አባቶች የሃይማኖት አባቶች ከበሉ በኋላ የነሱ በረከት እንዲደርሰን ተብሎ እነሱ ጋር የቀረውን ምግብ ይበላል ማለት ነው። ስለዚህ አዎ የቀረ ምግብ እበላለሁ።

ወጪዎችን በአይን ትመለከታለህ? ለሚለው ጥያቄ አዎ የሰው ልጅ ከሰውነት አካላት ውስጥ ማዕከል የተሰጠው አይን ነው። አይን ደግሞ ምንድነው መስራት ያለበት ተብሎ ሲታሰብ አይን ስራው መመልከት ነው። ስለዚህ አዎ የሰው ልጆችን ወይም ሰዎችን በአይኔ ነው የምመለከተው ማለት ነው።

ከሀ በአካባቢዎ ያድጋል ለሚለው ጥያቄ? አይ በእኛ አካባቢ ቀርከሃ ብዙ አያድግም። ግን ቀርከሃ ምንድነው? ብለን ስንል አመቱን በሙሉ አረንጓዴ የሚሆን ተክል ነው። እንዲሁም ደግሞ ለተለያዩ የግንባታ ስራዎች። ሚውልና ጠቃሚ የሆነ የአትክልት አይነት ነው። ስለዚህ አይ እኛ አካባቢ ቀርከሃ አትክልት የለም ማለት ነው።

በልጅነትህ? የምትወደው ጨዋታ ምን ነበር ለሚለው ጥያቄ እኔ በልጅነቴ አኩኩሉ የሚባል ጨዋታ እወድ ነበረ። አኩኩሉ እንዴት ነው እሚጫወተው? ብዙ ሰዎች ይኖራሉ ወደ አምስት ስድስት ሰዎች ይሆኑና አንድ ሰው አቦሰም እንጥል እና አንድ ሰው የደረሰው ሰው ፊቱን ይዞርና ወደ ግርግዳ ተሸፍኖ አኩኩሉ እያለ ይቆጥራል ማለት ነው። ከዛ በኋላ የሚደበቁት ደግሞ የቀሩት አራቱ ወደ የተለያዩ ቦታዎች በመሄድ ይደበቃሉ ማለት ነው። ስለዚህ ወደ ሚደበቁበት ቦታ በመሄድ እስከሚዘጋጁ ድረስ አኩኩሉ ሲላቸው አልነጋም ይላሉ ማለት ነው። ከዛ በኋላ ግን ልክ ተደብቀው የሚደበቁበት ቦታ በደንብ ከተደበቁ በኋላ ነጋ ብለው ይሉታል ማለት ነው። ከዛ በኋላ ነጋ ሲባል እየሄደ ሁሉንም እየፈለገ ማግኘት ነው ማለት ነው። ከዛ የተደገፈበት ግድግዳ ላይ ሮጦ መጥቶ መሳም ነው ማለት ነው። ስለዚህ ያልሳመ ሰው ቀጣይ የሚቆጥረው አኩኩሉ ሚለው እሱ ነው የሚሆነው ማለት ነው።

ቀልድ መናገር ትወዳለህ ለሚለው ጥያቄ አይ እኔ ቀልድ መናገር ብዙም አልችልም ግን ደግሞ ቀልድ ከመናገር ይልቅ ቀልድ ማዳመጥ እወዳለሁ ማለት ነው። የሚያስቅ ቀልዶችን የሚቀልዱ ሰዎች በጣም ስለሚያዝናኑኝ ቀልድ የሚቀልዱ ሰዎች እወዳለሁ እንዲሁም ደግሞ አዳምጣለሁ። ግን ደግሞ እኔ ቀልድ መናገር አልወድም ማለት ነው ስለማልችል። የቀልድ መናገር ፍቅሩ ብዙ የለኝም ስለዚህ ብዙም አልወድም ማለት ነው።

በመስመር ላይ ገዢ ነህ ለሚለው ጥያቄ? አይ ብዙ ጊዜ። በመስመር ላይ የሚመጡ እቃዎች ብዙ ጊዜ በጣም ወይ ደግሞ። እንደሚታዩት ስልክ ላይ ጥሩ የሆኑ እቃዎች ላይሆኑ ስለሚችሉ ወይም ደግሞ ካየነው በል በታች ወይም ደግሞ በጣም አጭር ሊሆን ይችላል ወይ በጣም ረጅም ሊሆን ይችላል ወይ በጣም ሰፊ ሊሆን ይችላል። ስለዚህ እኔ ደግሞ የምገዛበት ቦታ ሄጄ በአካል መግዛት ይሻለኛል ማለት ነው። ምክንያቱም ስለማላምናቸው ማለት ነው። እንዲሁም ደግሞ ብዙ ጊዜ እኛ ሀገራት ውስጥ የመስመር ላይ ግዢዎች የሉም ማለት ነው። ከውጭ የሚመጡ ካልሆኑ በስተቀር። ከውጪ የሚመጡት ደግሞ በጣም ቀረጣቸው በጣም ከፍተኛ ስለሆነ በጣም ውድ ይሆናሉ ማለት ነው። ስለዚህ እኔ ከመስመር ላይ ከመግዛት ይልቅ በአካል ሄጄ የፈለኩትን ነገር መግዛት እመርጣለሁ ማለት ነው። ስለዚህ በመስመር ላይ ገዢ አይደለሁም ማለት ነው።

በስልክ ገንዘብ ትልካለህ? ለሚለው ጥያቄ አዎ በስልክ ገንዘብ እልካለሁ። እኔ የምጠቀመው ባንክ ንግድ ባንክ ይባላል። ኮሜርሻል ባንክ ኦፍ ኢትዮጵያ ደግሞ ንግድ ባንክ ወይም ደግሞ የራሱ ሞባይል ባንኪንግ አፕሊኬሽን አለው ማለት ነው። ስለዚህ ምግብም ከተ ከበላው በኋላ ወይም ደግሞ የተለያዩ እቃዎችን ከገዛው በኋላ በአሁኑ ጊዜ ገንዘብን ይዞ መዘዋወር ከባድ ስለሆነ እንዲሁም ደግሞ ለብ ሌባም ስለሚያጋልጥ ብዙ ጊዜ በስልኬ ነው የምከፍለው ማለት ነው። ስለዚህ አዎ በስልኬ ገንዘብ እልካለሁ ማለት ነው።

ብስክሌት ትጋልባለህ ለሚለው ጥያቄ? አይ እኔ አልጋልብም ለምንድን ነው የማልጋልብበት ምክንያት መጀመሪያ ድሮ ህፃን እየነበርኩኝ ለመሞከር ሞክሬ ማለት ነው። ከዚህ በፊት በጣም ብዙ ጊዜ ወድቄ አውቃለሁና በዚህ ምክንያት ደግሞ መውደቅን ስለምፈራ ማለት ነው። ብስክሌትን ደግሜ ላለመጋለብ ወስኛለሁ ማለት ነው። ስለዚህ በአሁኑ ጊዜ ብስክሌት አልጋልብም ማለት ነው።

አዲስ ቴክኖሎጂ መማር ትወዳለህ ወይ ለሚለው ጥያቄ? አዎ አዳዲስ ቴክኖሎጂዎችን መማር እወዳለሁ አሁን ዘመኑ ከቴክኖሎጂ ጋር እየሄደ ስለሆነ አዳዲስ ቴክኖሎጂዎችን ማወቅ ጥቅም አለው ብዬ አስባለሁ። ምክንያቱም ከትንሽ ጊዜ በኋላ ሁሉም ነገር ከቴክኖሎጂ ጋር የተያያዘ ስለሚሆን ማለት ነው። ስለዚህ አዳዲስ ቴክኖሎጂዎችን ማወቅ ለራስ ይጠቅማል ማለት ነው ስለዚህ አዎ። አዲስ ቴክኖሎጂ መማር እወዳለሁ።

ዶሮ አለህ ለሚለው ጥያቄ አዎ ቤታችን ውስጥ ሶስት ዶሮዎች አሉ። እ ማን የገዛቸው አባቴ ነው የገዛቸው ግን ደግሞ እ ሁለቱን የገዛቸው አንዱን በሚሰራበት የአትሌቲክስ ፌዴሬሽን ሽልማት ነው የተሰጠው ማለት ነው። እ ለምንድነው ዶሮ ይዞ የመጣበት ያላረድንበት ምክንያት? ደግሞ እንቁላል አሁን በእኛ አካባቢ በጣም ተወዷልና አንድ እንቁላል ሃያ አምስት ብር ነው የሚሸጠውና። ስለዚህ ዶሮዎቹ ቤት ውስጥ ሆኖ እንቁላል መጣል ከቻሉ ከብዙ ወጪ እንተርፋለን ማለት ነው። ስለዚህ አዎ እኛ ቤት ውስጥ ዶሮ አለ ማለት ነው።

ማቅረቢያ ማድረግ ትችላለህ? ለሚለው ጥያቄ አዎ ማቅረቢያ ማድረግ እችላለሁ። ማቅረቢያ ለምንድን ለምንድነው? የምጠቀመው ብዬ ስል የመጀመሪያ እንጀራ ለሌሎች ሰዎች ሲቀርብ ማለት ነው። በማቅረቢያ ነው የሚቀርበው ማለት ነው። ያለማቅረቢያ በትሪ አድርገን መስጠት አንችልም እንግዳ ሲመጣ ማለት ነው። እንዲሁም ደግሞ እንግዳው ከመጣና ቡና ከተፈላ ለእያንዳንዱን እየተነሱ መስጠት ስለሚከብድ አንድ ላይ ሰብሰብ አድርገን በማቅረቢያ ነው የምናቀርበው ማለት ነው። ስለዚህ አዎ ማቅረቢያ ማድረግ እችላለሁ ማለት ነው።

የበጎ አድራጎት ሰርተህ ታውቃለህ? ለሚለው ጥያቄ አዎ የበጎ አድራጎት ሰርቼ አውቃለሁ። መቼ ነው ሰርቼ የማውቀው? ድሮ ክረምት ሲሆን ወደ ዘጠነኛና አስረኛ ክፍል አካባቢ ክረምት ሲሆን ወደ ሜቄዶንያ በመሄድ ሜቄዶንያ ማለት የአረጋውያን መርጃ ተቋም ነው። እዛ በመሄድ የተለያዩ ስራዎችን እሰራ ነበር እዛ እንዲሁም ደግሞ የሚያስፈልጋቸውን እቃዎች በመሰብሰብ ይዤ እሄድ ነበር ማለት ነው። ስለዚህ አዎ የበጎ አድራጎት ሰርቼ አውቃለሁ።

ለምን ያህል ጊዜ በዚህ ስራ ሰርተሃል ለሚለው? ይህንን ፕላትፎርም ከሆነ ለመጀመሪያ ጊዜ ነው የሰራሁት ማለት ነው። ከየት ነው ያገኘሁት? ከጓደኛዬ ነበረች እና ጓደኛዬ ደግሞ በቤተክርስቲያን የሚሰጥን ልጅ አላትና። እሱ ነው ከዚህ በፊት ሰርቶ ስለሚያውቅ በዚህ የነገረኝ ማለት ነው። ስለዚህ ሲነግረኝ በጣም ደስ ብሎኝ ነው መስራት የጀመርኩት ማለት ነው። ስለዚህ ለመጀመሪያ ጊዜ ነው በዚህ ስራ ስሰራ ማለት ነው።

ጠዋት ወይስ ማታ ሰው ነህ ለሚለው ጥያቄ ብዙ ጊዜ እኔ የማታ ሰው ነኝ። ለምንድነው የማታ ሰው የሆንኩት? ብዙ ጊዜ ተማሪ ስለሆንኩኝ ማታ ማታ ማለትም ከመሸ በኋላ ከሶስት ሰዓት በኋላ በጣም ብዙ ሰዓት ስለማመሽ። እንዲሁም ደግሞ ማታ አየሩ በጣም ደስ ስለሚል ማታ ማታ ወክ መውጣት እወዳለሁ። የተለያዩ ቦታዎች መሄድ ስለምወድ። የማታ ሰው ነኝ ማለት ነው።

መስኮትህን ክፍት ትተዋለህ ለሚለው ጥያቄ? አዎ መስኮቴን ክፍት ተዋለሁ። በተለይ ደግሞ ዩኒቨርሲቲ በምሆንበት ጊዜ። በጣም እምቅ ያለ ሽታ እንዲሁም ደግሞ አየር ስለሚኖር ብዙ ሰው ሲኖር። በዚህ ምክንያት ደግሞ አየር መግባት ስላለበት ብዙ ጊዜ መስኮታችንን እንከፍታለን ማለት ነው። በተለይ ደግሞ ማታ አድረን ጠዋት አካባቢ በጣም እምቅ ያለ አየር ይኖራል ማለት ነው። በጣም ትንፋሽ ሲበዛ ሙቀት ይኖራል ማለት ነው። በዛ ጊዜ ጠዋት ላይ አየር እንዲገባ መስኮትን እንከፍታለን ማለት ነው። ስለዚህ አዎ መስኮቴን ክፍት ተዋለሁ ማለት ነው።

ስለ ቤተሰብህ ንገረኝ ለሚለው ጥያቄ ቤት ውስጥ እኛ ሰባት ነን ማለት ነው። እናትና አባቴ ኡሉ ከዛ ደግሞ እንዲሁም ሁለት እህቶች አሉኝ ከዛ ደግሞ አንድ ደግሞ የአጎቴ ልጅ አለ ማለት ነው አብሮን የሚኖር። አባቴ ድርጅት ውስጥ ነው የሚሰራው ምን አይነት ድርጅት ውስጥ ነው የሚሰራው? እቃዎችን ወደ ውጪ ኤክስፖርት የሚያደርግ ድርጅት ውስጥ ነው የሚሰራው ማለት ነው። እናቴ ደግሞ የራሷ ኮንስትራክሽን እቃዎች የሚሸጥበት መሸጫ አላት ማለት ነው። እህት ታላቅ እህቴ በአሁኑ ጊዜ የአራተኛ አመት የነርሲግ ተማሪ ነች ዲላ ውስጥ ማለት ነው። እንዲሁም ደግሞ አንድ ታናሽ እህት አለኝ ማለት ነው። እሷም ደግሞ በምንኖርበት አካባቢ የሚገኝ ትምህርት ቤት ውስጥ የዘጠነኛ ክፍል ተማሪ ነች ማለት ነው። ስለዚህ ቤተሰባችን በአጭሩ ይሄን ይመስላል ማለት ነው።

ወደ ስራ አሞት ይሄዳል ወይ ለሚለው ጥያቄ? ብዙ ጊዜ ስታመም በጣም ከባድ ካልሆነ በስተቀር አ አዎ ወደ ስራ እሄዳለሁ በጣም ከባድ ሆኖ መራመድ ካቃተኝ ወይ ደግሞ በጣም ሰውነቴን ከከበደኝ ማለት ነው ያን ጊዜ አልሄድም ማለት ነው። ከባድ ካልሆነ ህመሜ እሄዳለሁ ማለት ነው። ወደ ስራ አሞኝ ከባድ ካልሆነ ሊሄድ ይችላል ማለት ነው።

ልዩ ችሎታህ ምንድነው ለሚለው ጥያቄ? ከድሮም ጀምሮ ስዕል መሳል ወድ ነበረ ማለት ነው። ስለዚህ አሁንም ምርጫዬ ቢሆን ኖሮ ስዕል ትምህርት ቤት ተምሬ ብወጣ ደስ ይለኝ ነበረ። ግን ደግሞ ስዕል ትምህርት ቤት ለመግባት እዚህ ሀገር ውስጥ ከባድ ስለሆነ አልገባሁም ማለት ነው። ስለዚህ የኔ ልዩ ችሎታ ብዬ የማስበው ስዕል መሳል ነው ማለት ነው።

ምን አይነት ስልክ ትጠቀማለህ ለሚለው ጥያቄ? ስማርት ፎን ነው የምጠቀመው ማለት ነው። ከስማርት ፎኖች ደግሞ ቴክኖ የሚባለውን ብራንድ ነው የምጠቀመው ማለት ነው። ስሙ ደግሞ ቴክኖ ስፓርክ ቴን ሲ ይባላል ማለት ነው። በጊዜው ደግሞ ወደ አስራ አምስት ሺህ አካባቢ ብር በማውጣት ነው የገዛሁት ማለት ነው። ስለዚህ የገዛሁት በአስራ አምስት ሺህ ብር ነው የምጠቀመው ስልክ ደግሞ አይነት ቴክኖ ይባላል ማለት ነው።

ቂም ታቆያለህ? ለሚለው ጥያቄ እኔ ቂም የለኝም ማለት ነው። ሴት ስለሆንኩኝ ጺም አላበቅልም ማለት ነው። ስለዚህ ጺም ካልበቀለልኝ ደግሞ ማቆየት አልችልም ማለት ነው። ስለዚህ ሴት ልጅ ደግሞ በተፈጥሮዋ ጺም አታበቅልም ማለት ነው። በዚህ ምክንያት ደግሞ ጺም አላቆይም ማለት ነው።

ወደ ስራ ምን ልብስ ትለብሳለህ ለሚለው ጥያቄ? ብዙ ጊዜ ከክፍል ወጥቼ ስለሆነ ወደ ስራ የሚሄደው ተማሪ ስለሆንኩኝ ማለት ነው። ስለዚህ ትምህርት ቤት በሄድኩበት ወይም ደግሞ ስማርበት በነበረው ልብስ ነው ስለምቸኩል ማለት ነው። በዛው በእሱ ልብስ ነው የሚሄደው ማለት ነው። ስለዚህ ብዙ ጊዜ ሰፋ ሰፋ ያሉ ጂንሶች ከቲሸርቶች ጋር ለብሼ ነው የምሄደው ማለት ነው። ስለዚህ ወደ ስራ ስሄድ እንደዚህ አይነት ቀለል ያሉ ልብሶችን ነው ምለብሰው ማለት ነው።

ወደ የትኛው ቦታ ተጉዘህ ታውቃለህ? ለሚለው ጥያቄ እኔ ክረምት ላይ በተለይ ደግሞ በጣም ብዙ ሀገራቶች ሄጄ እጎበኛለሁ ማለት ነው። በተለይ ደግሞ ወደ አዋሳ ቢያንስ ወደ ስድስት ወይ ሰባት ጊዜ ሄጄ አውቃለሁ ማለት ነው። ክረምት ከትምህርት እረፍት እምሆንበት ጊዜ ስለሆነ። እንዲሁም ደግሞ አባትና እናቴም ከስራ እረፍት የሚሆኑበት ጊዜ ስለሆነ። ይህንን አጋጣሚ ተጠቅመን ሙሉ ቤተሰቡ ሰብሰብ ብለን እንሄዳለን ማለት ነው። ለመዝናናት ስለዚህ በጣም ብዙ ቦታ እጓዛለሁ ማለት ነው። በተለይ ደግሞ ክረምት ክረምት ላይ

የስራ ምኞትህ ምንድነው? ለሚለው ጥያቄ እኔ ከድሮም ጀምሮ ፓይለት መሆን እፈልግ ነበረ። ዩኒቨርሲቲን በምገባበት ጊዜ ፊዚክስን የተማርኩበት ምክንያት ፓይለት ለመሆን ነውና ከድሮም ጀምሮ ፓይለቶችን ሳይ በጣም ደስ ይለኝ ነበረ። ወደፊትም መሆን የምፈልገው ብዬ የማወራው በትምህርት ቤትም ፓይለት መሆንን ነበረ። ስለዚህ የስራ ምኞቴ ምንድነው? ብዬ ከተጠየኩኝ ፓይለት ነው የምለው ማለት ነው።

በበጋ ወቅት ምን ታደርጋለህ ለሚለው ጥያቄ? በበጋ ወቅት ብዙ ጊዜ ትምህርት ላይ ስለሆነ የምንሆነው ብዙ የተለያዩ ስራዎችን መስራት አልችልም የምፈልጋቸውን ማለት ነው። በጋ ማለት ትምህርት እሚጀመርበት ጊዜ ስለሆነ። ብዙ ጊዜ ከቀኑ ሁለት ሰዓት እስከ ከሰአት ዘጠኝ ተኩል ድረስ ትምህርት ቤት ነው የምንሆነው ማለት ነው። ከዛም ስንመለስ ደግሞ ትንሽ እረፍት አድርገን መክሰስ ከበላን በኋላ ወደ ጥናት እንገባለን ማለት ነው። ከዛ በኋላ ጥላታችንን ከጨረስን በኋላ ወደ መኝታ ነው የምንሄደው ማለት ነው። ስለዚህ ለራሳችንም ጊዜ ስለማይኖረን የተለያዩ ሌላ ስራዎችን መስራት አንችልም ማለት ነው። ስለዚህ በበጋ ወቅት ብዙ ጊዜ ትምህርት ላይም ነው የምሆነው ማለት ነው።

የህዝብ ማመላለሻ ትጠቀማለህ ወይ ለሚለው ጥያቄ? አ አዎ የህዝብ ማመላለሻ እጠቀማለሁ በተለይ ደግሞ እቤት ሄጄ ከዛ በኋላ ወደ ዩኒቨርሲቲ የሚሄድባቸው ጊዜያቶች ብዙ ጊዜ ታክሲዎች ስለሚነ ስለማይኖሩ ማለት ነው የህዝብ ማመላለሻ ባሶችን ተጠቅሜ ነው ማለት ነው ወደ ዩኒቨርሲቲ የምሄደው ማለት ነው። ስለዚህ አዎ የህዝብ ማመላለሻዎችን እጠቀማለሁ ማለት ነው።

እሳት ማንደድ ትችላለህ ለሚለው ጥያቄ? አዎ እሳት ማንደድ እችላለሁ። እሳት ለማንደድ ምን ምንድነው ማድረግ ያለብኝ? መጀመሪያ ከሰል አመጣለሁ ከዛ ደግሞ ደረቅ ያሉ እንጨቶችን በመሰብሰብ በትንንሹ አድርጌ እከፋፍለውና እንጨቶቹ መካከል በማስገባት እ በክብሪት ተጠቅሜ እለኩሳለሁ ከዛ በኋላ የእንጨቱ ይያያዛል ማለት ነው። ያ የተያያዘው እንጨት ደግሞ ከሰሉኑም አብሮ ያያይዛል ማለት ነው። ስለዚህ አዎ እሳት መያያዝ እችላለሁ።

ከፀሀይ እንዴት ትጠበቃለህ ለሚለው ጥያቄ? ብዙ ጊዜ ለፊቴ አላርጂ ስለሚፈጥር ፀሀይ ፀሀይ ያሉበትን አካባቢ አልቆምም ማለት ነው። ግን ደግሞ ፀሀይ ያሉበት አካባቢ መሄድ ካለብኝ ደግሞ የተለያዩ ፀሀይ መከላከያ ሰንስክሪኖችን እቀባለሁ ማለት ነው። ስለዚህ በዛ መንገድ ከፀሀይ ራሴን እጠብቃለሁ ማለት ነው።

ስለ በልጅነትህ የመኖሪያ ቤትህን ንገረኝ ለሚለው ጥያቄ? በልጅነቴ አሁን የምኖርበት ቤት አልነበረም የምንኖረው በፊት የምንኖረው ሴሚሲ የሚባል ቦታ ነበር የምንኖረው። በዛን ጊዜ ደግሞ ትንሽዬ ሆና ቆንጆ በብሎኬት የተሰራች ቆንጆ ጣሪያ ያላት ቤት ነበረን ማለት ነው። ከዛም በኋላ ደግሞ ከቤቱ ውጪ ደግሞ የተለያዩ የሚከራዩ ጎሮቤቶች ያሉበት የተለያዩ እናቴ የምታከራያቸው ቤቶች ነበሩ ማለት ነው። ስለዚህ በልጅነቴ ይሄን ይመስል ነበር ማለት ነው። ቤቴ

የመጠጥ ውሃን ከየት ታገኛለህ ለሚለው ጥያቄ? እኛ የመጠጥ ውሃችንን የምናገኘው ከቧንቧ ነው ማለት ነው። የቧንቧው ውሃ ደግሞ ከየት አካባቢ ይመጣል የሚለው ጥያቄ? ወደ እኛ ወደምንኖርበት አካባቢ ለገዳዲ የሚባል ወንዝ አለ ማለት ነው። ያንን ወንዝ በመጠቀም አጣርተው ወደ ተለያዩ ቦታዎች ውሃ ይልካሉ ማለት ነው። ስለዚህ እኛ የምናገኘው ውሃችንን ከቧንቧ ነው ማለት ነው።

ልብሶችህ በስነ ስርዓት የተቀመጡ ናቸው? ለሚለው አዎ ልብሶቼ በስርዓት የተቀመጡ ናቸው። ለምንድነው በስነ ስርዓት ልብሶቼን ማስቀመጥ የምወደው እንዲሁም የሚያስፈልገኝ። ልብሶቼን የሚለብሳቸውን ልብሶች በምፈልግበት ጊዜ በስነ ስርዓት ተቀምጠው ከሆነ ማግኘት አይከብደኝም ማለት ነው። ብዙም ሳለፋ። ልብሶቼን መልበስ የምፈልጋቸውን ልብሶች ፊት ለፊት ላይ አገኛለሁ ማለት ነው። ስለዚህ ልብሶቼን አዎ በስራ ሰርዓት ነው የማስቀምጠው ማለት ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? ለሚለው ጥያቄ አይ ብዙ ስራዎችን አልሰራም፣ አላስተናግድም ማለት ነው። ለምንድነው በአሁኑ ጊዜ የዩኒቨርሲቲ ተማሪ ስለሆንኩኝ ማለት ነው ብዙ ጊዜ ትምህርቴን ትምህርት ላይ ነው ማለት ነው ሰአቴን ብዙ ሰአቴን ማባክነው ማለት ነው ስለዚህ ብዙ ስራዎችን ደግሞ መስራት ከቻልኩኝ፥ ወይም ደግሞ ከሰራሁ ማለት ነው ሰአቴን፥ የትምህርት ሰአቴን ስለሚገፋብኝ ማለት ነው ሌሎችን ስራዎችን ከትምህርቴ አንፃር ሌሎችን ስራዎችን ላለመስራት እሞክራለሁ ማለት ነው ስለዚህ በአንድ ጊዜ ብዙ ስራዎችን አይ አላስተናግድም ማለት ነው።

የምትወዱት ምግብ ምንድነው? ለሚለው ጥያቄ እኔ ከሁሉ ምግቦች የምወደው ምግብ እ ክትፎ ነው ማለት ነው። ክትፎ እንዴት ነው የሚሰራው ማለት ነው? ስጋ በጣም በደቃቁ ይከተፍና ከዛ በኋላ ሚጥሚጣን ቅቤ እንዲሁም ደግሞ የተለያዩ ቅመሞች ይደረጉና ተለውሰው ከዛ በኋላ ቁጩ በሚባል ማባያም ይበላል። ወይም ደግሞ ቁጩ ከሌለ በእንጀራ መብላት ይቻላል ማለት ነው። ስለዚህ የምወደው ምግብ ክትፎ ነው ማለት ነው።

የምትወደው ቀለም ምንድነው? ለሚለው ጥያቄ እኔ ከሁሉም ቀለሞች የምወደው ቀለም ጥቁር ነው። ለምንድነው ጥቁር ቀለምን የምወደው? በጣም ዝም ያለ ቀለም ነው። እንዲሁም ደግሞ ልብስም ሲለበስ ቆንጆ የሆነ ቀለም ስለሆነ በጣምም አይንን የማይረብሽ በጣምም ቦግ ያላለ ቀለም ስለሆነ ጥቁር ቀለምን በጣም እወዳለሁ ማለት ነው።

የክላውድ ማከማቻ ትጠቀማለህ ለሚለው ጥያቄ? አ አይ የክላውድ ማከመቻ አልጠቀምም ማለት ነው። ምን እንደሆነም ሀሳቡ ስለማላውቀው ማለት ነው። ሀሳቤ የማላውቀው ነገር ደግሞ ብዙ ጊዜ ላለመጠቀም ነው የምሞክረው ማለት ነው። ስለዚህ የማላውቀው ነገር ስለሆነ የክላውድ ማከማቻ አልጠቀምም ማለት ነው።

ስራዎችህን በቅደም ተከተል ታስቀምጣለህ ለሚለው ጥያቄ? አሁን በአሁኑ ጊዜ የዩኒቨርሲቲ ተማሪ ስለሆንኩኝ ብዙ ስራዎችን አልሰራም ማለት ነው የምሰራው አንድ ስራ ብቻ ነው። እሱም ማስጠናት ነው ማለት ነው። ስለዚህ ብዙ ስራዎችን ስለማልሰራ በቅደም ተከተል ላስቀምጣቸው አልችልም ማለት ነው። ስለዚህ አዎ የምሰራው ስራ አንድ ብቻ ስለሆነ ስራዎችን በቅደም ተቀጠል አላስቀምጥም ማለት ነው።

የሸክላ እቃዎችን ትጠቀማለህ ለሚለው ጥያቄ አዎ የሸክላ እቃዎችን እጠቀማለሁ። የነዚህን የሸክላ እቃዎች ከተለያዩ ቦታዎች እገዛለሁ ማለት ነው። ለምሳሌ በባለፈው አመት ወደ ሀረር ወደ ቁልቢ በሄድኩበት ጊዜም። የሸክላ ሽሮ መስሪያ ገዝቼ ነበር ማለት ነው። እሱን ደግሞ የሸክላ ጎርጓዳ ሳህን ነው ማለት ነው። ስለዚህ እሱን ደግሞ ሽሮውን ለመስራት ነው የተጠቀምኩበት ማለት ነው። እንዲሁም ደግሞ ቤቴ ውስጥ የተለያዩ እቃ ማቅረቢያ ሊሆኑ ይችላሉ። የተለያዩ ብረት ድስቶች ሊሆን ይችላሉ የተለያዩ የሸክላ እቃዎችን እጠቀማለሁ ማለት ነው።

አቧራ ችግር ይፈጥርብሃል ለሚለው ጥያቄ? አዎ አቧራ ችግር ይፈጥራል እንዴት አድርጎ ብለን ካልን። ለምሳሌ አቧራ አይን ውስጥ በሚገባበት ጊዜ አይንን ያቀላል እንዲሁም ደግሞ አይን ብዙ እንዲያለቅስ ያደርጋል። ከዛም ደግሞ አልፎ በጣም አይንን በመጉዳት ወደ ማጥፋት ድረስ ሊያደርስ ይችላል። እንዲሁም ደግሞ አቧራ ልብስም ላይ ሲሆን ልብስን ያቆሽሻል ማለት ነው። እንዲሁም ደግሞ ሰውነት ላይ በሚሆንበት ጊዜ የሰውነት ቆዳው ላይ የተለያዩ አቧራዎች በሚሆኑበት ጊዜ የቆዳ አላርጂክ ሊፈጥር ይችላል ማለት ነው። ስለዚህ አዎ አቧራ ችግር ይፈጥራል ማለት ነው።

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? ለሚለው ጥያቄ ብዙ ጊዜ በትርፍ ጊዜ የተለያዩ ፊልሞችን ለማየት እሞክራለሁ ፊልሞችን ሳይ ግን የተለያዩ ሀገር ቋንቋ ያላቸው ፊልሞችን ነው ማየው ማለት ነው። ለምንድነው? የተለያዩ ቋንቋዎችን መልመድ ስለምፈልግ ማለት ነው። የተለያዩ ሀገር ቋንቋዎችን ያሉበትን ፊልሞች የማየው ማለት ነው። በተጨማሪም ደግሞ የተለያዩ የሰውነት እንቅስቃሴ የሚፈልጉ ስፖርቶችን ለመስራት እሞክራለሁ ማለት ነው። ለምሳሌ እግር ኳስ መጫወት። የቅርጫት ኳስ መጫወት ሊሆን ይችላል። እነሱ እነሱን በትርፍ ጊዜ ለማ ለማሳለፊያነት አደርጋለሁ ማለት ነው።

ልብስ በእጅ ታጥባለህ ለሚለው ጥያቄ አልፎ አልፎ ነው በእጄ የማጥበው። በተለይ ደግሞ ቤቴ ውስጥ በምሆንበት ጊዜ ማሽን የልብስ ማጠቢያ ማሽን ስላለ እሱን ነው ተጠቅመን የምናጥበው ማለት ነው። ግን ደግሞ ዩኒቨርሲቲ በምሄድበት ጊዜ የልብስ ማጠሚያ ማሽኖች ስለሌሉ በእጄ ነው ማለት ነው ልብሶቼን ማጥበው ማለት ነው። ስለዚህ አልፎ አልፎ ነው ማለት ነው ልብሴን በእጄ ማጥበው ማለት ነው።

መዘመር ትወዳለህ ለሚለው ጥያቄ አዎ በጣም እወዳለሁ። ከድሮም ጀምሮ ሰንበት ትምህርት ቤት ስማር መዘመር ወይም ደሞ ዝማሪን ስላስተማሩን። እንዲሁም ደግሞ ከበሮና የተለያዩ ጸናጽል ሊሆን ይችላል የተለያዩ ነገሮችን ይዘን ቤተክርስቲያን ውስጥ በምንማርበት ጊዜ ተጠቅመን እንዘምር ስለነበረ። አዎ በጣም የምወደው ነገር መዘመር ነው ማለት ነው።

በመስታወት ላይ ምን ያህል ጊዜ ታያለህ ለሚለው ጥያቄ ብዙ ጊዜ ብዙ ደቂቃዎች አልፈጅም። መስታወት የማየው በስነ ስርዓት ፀጉሬ መያዙን ወይም ደግሞ የለበስኩት ልብስ እንዴት እንደሚያምር እና እንዴት እንደለበስኩት ለማየት ቆንጆ እንደሆነ ፀጉሬ አያያዙ እንዲሁም ደግሞ ልብሴ አለባበሱ ቆንጆ እንደሆነ ለማየት ነው መስታወት የማየው ማለት ነው። ስለዚህ ብዙ አልፈጅም ማለት ነው መስታወት ላይ

በመስመር ላይ ትማራለህ ለሚለው ጥያቄ? ብዙ ጊዜ እኛ አስተማሪዎች ክፍል ውስጥ በመግባት ፓርከር እና መጽሐፊያ ተጠቅመው ነው ብዙ ጊዜ የሚያስተምሩን። ምክንያቱም ብዙ ጊዜ ኢንተርኔት ኮኔክሽን ስለማይሰራ ማለት ነው። ስለዚህ ኢንተርኔት ኮኔክሽን በጣም በደንብ ስለማይሰራ ከ ኢንተርኔት ተጠቅሞ በመስመር ከማስተማር ይልቅ አስተማሪዎች በአካል መጥተው ማስተማርን ይመርጣሉ ማለት ነው። እንዲሁም ደግሞ በአካል መጥተው ሲያስተምሩ ሀሳባቸውን በደንብ መግለጽ ይችላሉ መግለጽ እንችላለን ብለው ስለሚያስቡ። ከመስመር ላይ ከማስተማር ይልቅ በአካል መጥቶ ማስተማርን ስለሚመርጡ ብዙ ጊዜ በመስመር ላይ አልማረም ማለት ነው።

የጠዋት እለታዊ ተግባራችሁ ምንድነው? ለሚለው እኔ አሁን በአሁኑ ጊዜ የዩኒቨርሲቲ ተማሪ ስለሆንኩኝ ጠዋት በጠዋት አስራ ሁለት ሰዓት እነሳና ፊቴን ታጥቤ ከዛ በኋላ ልብሴን ከለበስኩ በኋላ እወጣና ቁርሴን እበላለሁ ማለት ነው። ከዛ ቁርሴን በልቼ ከጨረስኩ በኋላ ሁለት ሰዓት ወደ ትምህርት ወደ ክፍለ ጊዜ ስላለኝ ወደ ትምህርት ክፍል እገባና እማራለሁ ማለት ነው። ከዛ በኋላ እስከ ሰባት ሰዓት እስከ ስድስት ሰዓት ተኩል ድረስ እማርና ከስድስት ተኩል እስከ ሰባት ተኩል ድረስ ምሳ እበላለሁ ማለት ነው። ከዛም ሳሳየን ከበላሁ ከጨረስኩ በኋላ ተመልሼ ክፍል እገባለሁ ማለት ነው። ከዛ በኋላ እስከ ዘጠኝ ተኩል ድረስ እማርና ከወጣሁ በኋላ ወደ ስራ ቦታዬ ሄጄ ወደ አንድ ሰዓት አካባቢ እመለሳለሁ ማለት ነው። ከዛ በኋላ ከተመለስኩ በኋላ ጠዋት የተማርኳቸውን ነገሮች ለመከለስ ማለት ነው ላይብረሪ ገብቼ አነባለሁ ማለት ነው። ከዛ በኋላ ከጨረስኩ በኋላ እተኛለሁ ማለት ነው። ጨ ስለዚህ በጠዋት እለታዊ ተግባሬ ጠዋት ተነስቼ ብዙ ጊዜ ወደ ትምህርት ቤት ነው የምገባው፣ ወደ ክላስ ነው የምገባው ማለት ነው። ከሌለኝ ደግሞ ትምህርት ማለት ነው ጠዋት ጠዋት ተነስቼ የሰውነት የተለያየ ሰውነት እንቅስቃሴዎችን ለማደግ እሞክራለሁ ማለት ነው። ሩጫም ሊሆን ይችላል ወይም ደግሞ የተለያዩ እቃዎችን ተጠቅሜ መስሪያ እቃዎችን ማለት ነው። ስፖርት እሰራለሁ ማለት ነው።

መጠበቅ ግድ ነው ለሚለው ጥያቄ ብዙ ጊዜ እኔ ትግስት የሌለኝ ሰው ስለሆንኩኝ ብዙ ጊዜ መጠበቅ አልወድም ማለት ነው። ስለዚህ መጠበቅን ለሌሎችም ሰዎች አግዳለሁ ማለት ነው። ምክንያቱም ብዙ ሰዓት መቆም ወይም ደግሞ ብዙ ሰዓት ተቀምጦ ብቻዬን ሰውን መጠበቅ ስለማልወድ ማለት ነው። ስለዚህ መጠበቅን አግዳለሁ ማለት ነው።

የምትወደው ጣፋጭ ምግብ ምንድነው ለሚለው ጥያቄ? እኔ የምወደው ጣፋጭ ምግብ በርገር ነው ማለት ነው። በርገር ደግሞ እንዴት ነው የሚሰራው ብለን ካልን? ስጋ በጣም በደቃቁ ይፈጭና ከዛ በኋላ በውስጡ እንቁላል እንዲሁም ደግሞ የተለያዩ ቅመማ ቅመሞች አንዳንድ ሰዎችም ዳቦ ፍርፋሬዎች በመክተት። ከዛ ከጠፈጠፉት በኋላ ይጠብሱትና ከዛ በኋላ ዳቦ ደግሞ ትንሽ እንዲደረቅ እንዲል መጥበሻ ላይ ከጠበስነው በኋላ ከዛ በኋላ የተለያዩ ለምሳሌ ማዮኒዝ። ቺዝ በማድረግ ከዛ ስጋውን እናደርግና ከዛ ቲማቲም እና ሰላጣ በማድረግ መብላት እንችላለን ማለት ነው። ስለዚህ ከሁሉም የምወደው ጣፋጭ ምግብ በርገር ነው ማለት ነው።

የምትወደው እንስሳ ምንድነው? ለሚለው ጥያቄ እኔ ከሁሉም በላይ የምወደው እንስሳ ውሻ ነው። ለምንድነው ውሻን የምወድበት ምክንያት አንደኛ ውሻዎች በጣም ታማኝ ናቸው። እንዲሁም ደግሞ የሚያሰለጥናቸውን አሰልጣኝ ወይም ደግሞ ባለቤቶቻቸውን በጣም ነው የሚወዱት። ችግር ብዙ ጊዜ በሚያጋጥም ጊዜ ውሻዎች ልክ እንደ ሁለተኛ ሰው ሆኖ ብዙ ጊዜ ለማገዝ ይሞክራሉ ማለት ነው። ስለዚህ እንዲሁም ደግሞ ልክ እንደ ጓደኛ ወይም ልክ እንደ ቤተሰብ ቤት ውስጥ አስገብተን ተንከባክበን ማኖር እንችላለን ማለት ነው። ስለዚህ ውሻን ከተለያየ ከሌሎቹ እንስሳዎች አብልጬ እወዳለሁ ማለት ነው።